ድንጋይ ስብስብ ታድርግ አለህ ይላል? ጥያቄው እንግዲህ የድንጋይ ስብስብ እ እ ከዛሬ አራት እና አምስት አመት በፊት ቤተክርስቲያን ፊት ለፊት የሚቀመጥ ድንጋይ አለ። እነኛ ድንጋዮች ላይ አንድ፣ ሁለት፣ ሶስት፣ አራት፣ አንድ በቃ ሁሉም ሰው በዛ ጋር ሲያልፍ ድንጋይ ይጥላል ወደዛ ማለት ነው እና ኧ ድንጋዩም አያልቅም እዛ ሰፈር ያለው አንዳንድ ሲጣል እንዴት አያልቅም የምትሉበትና የምትገረምበት ሁኔታ አለና፤ ድንጋዮቹም አያልቆም ሁሉም ሰው እየሰበሰባችሁ እ የአንዳንድ ድንጋይ እያነሳ ይሄዳል። ይሄ የተደረገበት ምንድነው? ከተባለ አንዲት ሙስሊም የሆነች ሰው የሆነች ሰው ምን ታደርጋለች? ቤተክርስቲያን ሄዳ ይቺ ማርያም ማርያም የሚሏት ምንድን ናት? እስቲ ለማንኛውም ብላ አንድ ድንጋይ ጥላ ሄደችና በሷ ምክንያት ነው እስካሁን ድረስ የሚጣለው ድንጋይ ስብስብ የሚደረገው ይባላልና እና በአጠቃላይ ለመሸጥ ከሆነ ግን ድንጋይ ሰብስበህ አብሶ ጥሩ ጥሩ ድንጋዮች ከሆኑ እጅ በጣም ብዙ ብር ያወጣሉ። ይሄንን

በባህላችሁ ሰርግ እንዴት ይከናወናል ይላል? እንግዲህ በባህላችን መጀመሪያ ሽማግሌ ልጅቷና ልጅቱ ከተጫጩ ከተፈላለጉ በኋላ አሁን ላይ ማንንና የድሮውን ሳይሆን የምነግርህ ሽማግሌ ይላካል። ሽማግሌ ከተላከ በኋላ ምን ፈልጋችሁ መጣችሁ ተብለው ይጠየቃሉ ልጃችሁን ለልጃችን ብለው ይመልሳሉ። ከዛ ምን አለው የሚል ነገር ይጠየቃል ከዛ በኋላ እሽ የሚሉ ከሆነ እናስብበት ይላሉ። እሺ ብለው እናስብበት በተባሉበት ቀን እነኛ ሰዎች ይመጣሉ ተቀመጡ ሲባሉ አንቀመጥም ነው የሚሉት እንግዲህ ወይን እምቢ ይላሉ ወይን እሺ ይላሉ። እሺ ከሆነ የሰርግ ቀን ይቀጠራል የሰርጉ ጊዜ ደግሞ ልጅቱ ጥሎሽ ይጥላል። ጥሎሽ ይዘው የእርሱ ሙዚዎች ይሄዳሉ ከቤተሰብ ጋር ማለት መሄድ ካለበት ወይም ደግሞ ከሚከተለው ሰው ጋር ይሄዳሉ። ሄደው እዛ የው ለአባቱ የሚባለው ወይም ቄስም ከሆነ ብቻ ሄደው ልጃችሁን ስጡን ልጃችንን ስጡን ይላሉ ያችን ልጅ እስከሚሰጡ ድረስ ተቀምጠው ምግብ አይበሉም። ያችን ልጅ ለመስጠት ግን መጀመሪያ እነኛ መስማማት አለባቸው በጥሎሹ መስማማት በሁሉም ነገር ከተስማሙ በኋላ። ልጅቷን ይሰጣሉ ልጅቷ ከወንዶች ቤተሰብ ጋር ከሄደ ሰው ጋር ሆና ምግብ ምናምን ተበልቶ እንደገና ወደ ሴት ወደ ወንድ ቤት ተመልሰው ይሄዳሉ ወንድ ቤት ደግሞ ይጨፈራል። ሙሴ አለ ሙሴ ደግሞ